ጭንቀት ሲሰማ ምን ታደርጋለህ? ይላል ጭንቀት ሲሰማኝ ወይም ደግሞ የድብርት ኬዞች ከተሰሙኝ እኔ ስራዎችን ወይም ደግሞ ከቤት መውጣትን እመርጣለሁ ቤት ውስጥ በመቀመጥ እጅግ በጣም ይከብደኛል በሚጨንቀኝ ሰዓት ወይ ደግሞ በሚደብረኝ ሰዓት መተኛት መተኛት ማሳለፍ እወዳለሁ ከዛ ባለፈ በቃ መዝናኛ ቦታዎችን በመሄድ ጭንቀትን መርሳት እመርጣለሁ

የስራ ግምገማ ታደርጋለህ ይላል የስራ ግምገማ አደርጋለሁ የሳምንት የሚደረግ ነገር ስለሆነ የስራ ግምገማ ታደርጋለህ ይላል የስራ ግምገማ አደርጋለሁ የሳምንት የሚደረግ ነገር ስለሆነ የአሰራር ዘዴዎችን ወይም ደግሞ የአሰራር ህዝቶችን በተመለከተ ሳምንት በሳምንት ስራዎችን እገመግማለው ማለት ነው።

ለምን ያህል ጊዜ በዚህ ስራ ትሰራለህ? ለምን ያህል ጊዜ የሚለው ጊዜ ገደብ አላስቀመጥኩለትም ወይም ደግሞ ይሄንን ብዬ ያስቀመጥኩለት ጊዜ ይዘት የለኝም ቢሆን ብዬ የማስበው ይሄን አመት እሰራለው ነው ካልሆነም ደግሞ ይቀጥላል ማለት ነው። ጊዜ ገደብ በቁርጠኝነት ወይም ደግሞ በዚህ ጊዜ ይሄን ስራ ማቆም አለብኝ ወይም ደግሞ ይሄን ስራ አተዋለሁ ብዬ ያስብኩበት የስራ ጊዜ የለኝም ማለት ያው ባለውበት ስራ ላይ ጸንቼ የመስራት እቅድ ነው የያዝኩት አናም አየሰራው ያለዉትደ

ባህላዊ ልብስ ትለብሳለህ ይላል? ባህላዊ ልብስ እለብሳለሁ በሀገራችን የሚታወቅ ባህላዊ የሚባሉ እንደ ሀበሻ ቀሚሶች ከጥልፍ የሚሰሩ ወይ ደግሞ በእጅ የሚሸመኑ በሸማኔ እጅ የተሸመነ የሀበሻ ልብስ ለባህል እንጠቀማለን እናም አዎ እለብሳለሁ ማለት ነው አለኝም ተጠቃሚም ጭምር ነኝ። አንደኛ ፕሮግራም ጊዜ ወይም ደግሞ ለፕሮግራም የሚያስፈልጉ ልብሶች ናቸው ወይም ደግሞ በድምቀትም ጭምር ናቸው። ለአመት በዓል የሚለብሱ ልብሶች እንደ በሸማኔ የተሸመኑ የሀበሻ ልብሶች በጣም ተወዳጅም ጭምር ነው። በኢትዮጵያ ውስጥ እና ደስ የሚል ልብስ ስለሆነ ተጠቃሚ ነኝ ለባሽም ጭምር ነኝ ማለት ነው

ምን አይነት ስልክ ትጠቀማለህ ይላል? እኔ በአሁን ላይ የምጠቀመው ስልክ ሳምሰንግ ነው ሳምሰንግ ኤ ፎር ይባላል። እሱም ምርጥ ስልክ ነው። ብዬ ወይም ደግሞ እስከአሁን እየተጠቀምኩበት ያለሁት በጥሩ ሁኔታ ላይ ነው የምጠቀመው ስልክ ሳምሰንግ ይባላል ማለት ነው። የተጠቀመው ተጠቅመው እስካሁን ድረስ ባለው

በዚህ ቅዳሜና ውህድ እሁድ ምን ታደርጋለህ? እኔ በቅዳሜና በእሁድ ማደርጋቸው ስራ ቅዳሜን ከሰኞ እስከ ቅዳሜ ባለው ስራ እገባለሁ ወይም ደግሞ ስራ እሰራለሁ ማለት ነው። ሆኖም ግን ከስራ በኋላ እኔ የማደርገው ቅዳሜ በተለየ ልብሶችን ከስራ መልስ ልብስ የማጠብ ልምድ አለኝ። ሲቀጥል ደግሞ ቤት ውስጥ የሚያስፈልጉኝን ነገሮች ለእለተ ሰንበት ለእሁድ ማዘጋጀት የምችለውን ወይም እንጀራ ወጥ በመስራት ስራዎችን አቀላለሁ እሁድ ደግሞ ያው ቸርች በመሄድ ወይም ቤተክርስቲያን በመሄድ ጊዜዎቹን አሳልፋለሁ። አሁን ማለት ሰንበት ሰንበት ቤተክርስቲያን የምሄድበት ሰዓት ነው። ጊዜም ጭምር ነው እና እሁድና ቅዳሜ በዚህ መልኩ አሳልፋለሁ በዛ ካለ በዛ ባለፈ ወይም ፕሮግራሞች ይኖራሉ። እሁድ በተለየ ጥር ወቅት የሰረግ ጊዜ ነው። የሰርግ ጊዜ እንደመሆኑም ሰርግ ላይ የሰው ሰርግ ላይ ታዳሚ ወይም ደግሞ አክባሪ ጥሪ ተብሎ በሚጠራ ተከብረን እንጠራለን። መስተንግዶ ላይ እናም በዛ መልኩ ሰርግ በመሄድ የሰዎችን ጥሪ በማክበር እንደዚህ ነገሮችን በማድረግ እሁድን አሳልፋለሁ። በዛ ባለፈ ደግሞ እንደ እድር በሚባሉ ማህበራዊ ህይወት ትስስር ያለ እሁድ በጣም ቢዚ የሚያደርግ ቀን ነው። ምክንያቱም ካሰኞ እስከ ቅዳሜ የተሮጠበት ከሌሎች ተጨማሪ ስራዎች ውጪ ውጪ እነኝን የምናደርገው በእሁድና በእለተ ቅዳሜ ነው እሱን ነው የማደርገው። እሁዱን እድርን ወይም ደግሞ ያው በህይወት ሲኖር የሰው ልጅ ለነገ ብሎ የሚያስበው እድርን እንደ ዋነኝነት እንይዛለን። እሱንም እሁድ እሁድ እሁድ በወር አንዴ እንገናኝበታለን። ከዛ ባለፈ ደግሞ ሰዎች የታመሙ ሰዎችን ለመጠየቅ የምጠቀመው እሁድን ነው። ከዛ ባለፈም ደግሞ የታሰሩ እንደዚህ የተቸገሩ ሰዎችን የሚጎበኝበት ቀን ነው። ከስንት ጊዜ አንድ ጊዜ ያው ራስን መስዋዕትነት አድርጎ ወይም ደግሞ የራስን ጊዜ ቀንሶ ለእንደዚህ ያለ ተግባር ማዋል ስላለብኝ እንደዚህ አደርጋለሁ ማለት ነው

ለሌሎች ማስተማር ትችላለህ? ይላል አዎ በሚገባ፥ ማለት ብዙ ነገሮችን ሌሎች ከእኔ ተምረው የሚያደርጉት አሉ፣ እውነት ለመናገር የስራ የስራ ችሎታ አለኝ ብዬ ነው የማምነው ሰዎችም ከእኔ ስራ ልምድ ላይ የመቅሰም ወይ ደግሞ የኔን ጥንካሬ ይነግሩኛል ጭምር እና የኔን ጥንካሬ እንደሚመኙ ጭምር ነው የሚነግሩኝ፣ ለሌሎች ትምህርት እንደሆንኩ በጣም ይሰማኛል። ሲቀጥል ደግሞ ያው ሰው በህይወቱ ራሱ ሲኖር ሰው ሆኖ በመፈጠሩ ራሱ አንድ ትምህርት ነው ምክንያቱም ፈተናን፣ ሁሉም ነገር ተቋቁሞ መኖር ራሱ ለአንድ ሰው ወይም ደግሞ ለአንድ ግለሰብ ትምህርት ነው። ምክንያቱም ትላንትና የነበረና ዛሬ የነበረ ሁሉም ተመሳሳይ ሆት አይደለም ዛሬ ይለወጣል ትላንትና የለኝ ይሆናል ዛሬ የኖረኝ ይሆናል ትላንት ኖሮኝ ይሆናል ዛሬ ላይኖረኝ ይችላል እና የህይወት ትምህርት የሚያስተምረን ምንድነው? መቻለን ያስተምራል እሱም ያው የሰው ልጅ ምን ያክል ጊዜ ወይም ደግሞ ምን ያህል ሰዓት እግዚአብሔርን ይታገሳል? ኤሚል ትምህርት ከአንድ ሰው ላይ መማር ይቻላል የሰው ልጅ ታሞ ተኝቶ ከሆነ፣ ያ ራሱ በራሱ ትዕግስት ነው። እና እግዚአብሔር ይመስገን እኔ ለሰዎች ትምህርት ነኝ ብዬ አስባለሁ። በምሰራቸው ስራዎች ጭምር የስራ ልምድም በማካፈል፤ ቤት ውስጥ በሴትነት ማለት በሴትነት ሆኖ ስራዎችን ለሴቶች በማስረዳት፤ ወይም ደግሞ የምችለውን በማካፈል ትምህርት ነኝ ብዬ አስባለሁ ሁሉም ሰው ከእኔ ብዙ ነገሮችን ተምሮ ያውቃል። ትምህርት ነኝ ለማንኛዎቹም ሴቶች ማለት ነው።

ኮከቦችን መመልከት ትወዳለህ ይላል? በሚገባ እወዳለሁ ኮከቦችን መመልከት ያው ይህ ሰው ፍጥረት ሁሉ የሰው ልጅ ነገሮች ሲከብዱት ወይም ደግሞ ሁሉም ነገር በጊዜው ወይም በሰአቱ ላይሆን ይችላል እና የሰው ልጅ በሚከፋውም ጊዜ ወይም ደግሞ በሚያዝን ሰዓት ጭለማም ሆነ ቀን ያ የሰው ልጅ ትካዜ ይኖረዋል በዛ ሰዓት ወይ ደግሞ በድብርት ጊዜ ወጣ ብሎ የሰው ልጅ ኮከቦችን በሚመለከት ሰዓት በራሱ ተፈጥሮን ማየት ደስታ ነው ብዬ ስለማስብ መመልከት እወዳለሁ። ድብርትም ካለብኝ ማታ ወጣ ብዬ ያው ኮከቦችን በመመልከት ጊዜዬን አሳልፋለሁ ማለት ነው

በገበያ ዋጋ መደራደር ትችላለህ? ይላል ያው ብዙ ማለት የሆነ ብዙም ለመደራደር የምችል አይነት ሰው አይደለሁም ብዙም ጊዜ በራሴ ገንዘብ ገዝቼ ለሰዎች የማስብ ሰው ነኝ እና እሱ ምንድነው መደራደር አልችልም ምክንያቱም እነኚህ ሰዎች ከየት ያመጡታል የሚል ህልውና በላይ ላይ ስለሚፈጥር እኔ ብዙም ሰዎችን አልከራከርም በነገራችን ላይ ገበያ ላይ ብዙም አይደለሁም በተወሰነ መልኩ ግን ያው ሰዎችን አልጫንም በምችለው ያክል መደራደር እሞክራለሁ ግን ባያለኝ የ ህይወት አቋም ላይ ግን ጫን ነው ብዬ ሰዎችን እንዲህ ማድርግ አለባችሁ ይሄ እንዲህ ነው ብዬ ሰዎችን አልደራደርም ህልውና አለብኝ በቃ ማለት ያው የአእምሮ ማለት ማስተዋል የሚባል ነገሮች ብዙም ጊዜ በውስጤ ይቀረጻል እና ብዙም ገበያ ላይ መደራደር አላውቅም ወይም ደግሞ ችሎታ የለኝም

ሰዎችን እንዴት ታስተዋውቃለህ? ይላል ሰዎችን እንዴት የማስተዋውቀው እኔ ያ ሰው በሚሰራው ወይ ደግሞ በስራው ላይ በተመሰረተ ወይ ደግሞ በአኗኗሩ ላይ በተመሰረተ የሰውን ምሳሌን በማንሳት ያን ሰው ጥንካሬውን መናገር መቻል በዛ መልኩ ሰዎችን ለሰው ማስተዋወቅ እችላለሁ በዛም ደግሞ ከተባለ ሰዎችን ወደ ሰዎች በማቅረብ የእሱ ማንነት እና ወይም ደግሞ የዛን የሌላኛውን ሰው ማንነት በማውራት እማቀው አይነት ሰው ከሆነ ሰዎችን በዚህ መልኩ ማስተዋወቅ እችላለሁ እዛ ባለፈ ደግሞ ያው ሰው ራሱ ማንነቱን ገልጾ ከተናገረ ራሱን ከሰው ጋራ ቀርቦ እኔ እንዲህ ነኝ ብሎ ካማከረ የሰው ልጅ ማንነቱን ገልጾ ካወራ ትውውቅ ነው ይሄም በራሱ እና በዚህ መልኩ ሰዎችን አስተዋውቃለሁ ማለት ነው

እህል መፍጨት ታውቃለህ ይላል። ያው በአሁኑ ጊዜ ድሮ ላይ ቤተሰቦቻቸው ወይም ደግሞ እናቶቻችን የሚያደርጉት ባህል ነው። እህል በድንጋይ ይፈጫል። እሱም ምንድነው? ጥሬ እህሎች ወይም ደግሞ እህሎች። በተለየ በተለየ መልኩ የማውቀው ማለት ያው አቅራራ አቅ ነበረ። የድሮ አካባቢ አደርጋለሁኝ። ጨመርነው ቅንጪ ይባላል ቅንጪ የሚባል ገብስ ወይም ከስንዴ ብቻ የሆነ እህሎች ይፈጫሉ በድንጋይ። ድንጋዩና ድንጋይ በማድረግ ድንጋይ በድንጋይ አድርጎ ቅንጬ መከካት ይቻላል። እና ያንን አድርጌያለሁ አዎ። በድሮ ወቅት እችላለሁ በአሁን ሰዓት ግን ያው ሁሉም ቴክኖሎጂ በተስተካከለ ሁኔታ ሆኗል። እና ብዙም አሁን ያ ዘመናዊ ወይም ደግሞ ባህላዊ አሰራር። አሁን ላይ ብዙም ተትቷል እና ቀርቷል። እንጂ ድሮ ላይ እሰራ ነበር። እችላለሁ አዎ

በቀን ምን ያክል ውሃ ትጠጣለህ? ይላል እኔ ውሃ የምጠጣው በዛ ከተባለ ወይም ደግሞ ያ ህመም ሲሰማኝ ነው በነገራችን ላይ ውሃ የምጠጣው የመጠጣት ልምድ የለኝም እሱም ምንድነው ምግብ ከበላሁ በኋላ ውሃ የመጠጣት ልምድ ነው ያለኝ እንጂ ውሃ አንስቶ ዝም ብሎ የመጠጣት ልምድ የለኝም፤ ከዛ ባለፈ ደግሞ ውሃ የምጠጣው ህመም ማለት ኩላሊት ህመም ቢሰማኝ አብዝቼ አዞትሬ ሁለት ሊትር ያህል ድረስ በቀን የመጠጣት እድል አለኝ፤ ከዚያ ባለፈ ግን ያው በጤንነት ጊዜ ብዙም አላስታውሰውም ውሃ መጠጣት የሚለውን እና ያን ያክል ነው ብዙም ለውሃ ጊዜ ብዬ ወይም ደግሞ ይሄን ያክል ጊዜ ውሃ አልጠጣሁ ወይ ደግሞ ይሄን ያህል ሊትር በቀን መጠጣት አለብኝ ብዬ ውሃ መደብ አስቀምጬለት አላውቅም ባለው ያው አሁን ላይ በጤናም ሆነ በሚያስፈልገኝ የውሃ መጠን ቢያንስ በቀን እስከ ሁለት ሊትር ድረስ እጠቀማለሁ ማለት ነው ውሃ መጠጥ።

የምትወደው ፍራፍሬ ምንድነው ይላል? ይሄ ከፍራፍሬ ውስጥ እወደዋለሁ የሚለው ብዙ ፍራፍሬዎች አሉ ማለት ይሄ ነው ብዬ ለመለየት ይከብደኛል ብዙዎቹን መውዳቸው ናቸው። እና ለምሳሌ በደንብ የምወደው ወይም ደግሞ ቢኖረኝም ባይኖረኝም እግድ ባይሰጠኝም ብዬም ማልላቸው የለውም ግን ብዙ ፍራፍሬዎች እወዳለሁ። እንደ ብርቱካን እንደ ማንጎ ፓፓዬ አቮጋዶ ወይኔ ፍሬ በጣም ነው የምወደው። እና እነኚህም ቢኖረኝ በቃ ሁሌ ከቤቴ የማይጠፋው ብዬ የማስበው ነኝ። እና ናሙዝን ያካትታል እጅጉን እወዳለሁ። ቤቴ ውስጥ እጠቀማቸዋለሁ። ያው አዙትሬም ባይሆን ከ ከእኔ ከምወዳቸው ከአንዱ ውስጥ ያው አንዱን ማጣት አልፈልግም። ቢያንስ ቢያንስ ማለት ነው

በአካባቢዎ ድልድይ አለ ይላል? በአካባቢዬ አሁን ባለውበት አካባቢ ላይ ድልድይ የለም። እሱም ምንድነው? ለጥ ያለ ወይም ደግሞ ሰፋ ያለ መሬት ወይም ደግሞ ስፋት ያለው ረባዳማ ቦታ ነው። ወንዞች ማቋርጥበት እድል ስለሌለኝ ላይ ወይም ደግሞ የዛ ቦታ አይደለሁም ምን ያለሁት? ዝም ብሎ ሚኬደው ወይም ደግሞ ተራራው ምንም የሌለው ለጥ ያለ ሜዳ ነው። እኔ ባለው እቅድ አካባቢ ድልድይ የለም

በምን ጣፍ ላይ ትቀመጣለህ ይላል? በምን ጣፍ ላይ አልፎ አልፎ አዎ መሬት ዝቅ ብሎ መቀመጥ ከፈለኩኝ ወይም ደግሞ ትንሽየ ፍራሽ በማንጠፍ በመሬት ላይ ጋደም በማለት ራሴን ማሳረፍ እፈልጋለሁ ማለት። ያው መቀመጥን ስሻ ፍራሽ ጥቂት ፍራሽ ወይም ደግሞ ምንጣፍ። አለ ቤት ውስጥ እና ብዙም ጊዜ ዝቅ ብዬ መቀመጥ ስለምፈልግ እቀመጣለሁ

የምትወደው ከተማ የት ነው ይላል? እኔ እኔ የምወደው ከተማ ያው ይሄ ነውም ልለው አይገባም ማለት እወዳለሁ ማለት ይቻላል። እዚህም ስለምኖር አዲስ አበባ እኔ የምኖረው አዲስ አበባ ውስጥ ነው። አዲስ አበባ ስኖር ያው ብዙም አየሩ ለኔ ተስማሚ አልነበረም። አሁን ትንሽ አሁን አካባቢ ላይ ነው። የለምድኩት እና እኔ ብኖር ወይ ደግሞ የምወደው ከተማ አዳማ ከተማ ቢሆን በጣም ምርጥ። ሀገር ናት። ወይም ደግሞ የምወዳት ሀገር ነች እና ከዚህ በፊትም ስኖርባት የነበርኩባት ሀገር ነች። እጅግ በጣም እወዳታለሁ አዳማን። አሁንም ባለሁበት እግዚአብሔር ይመስገን። ያው የጥላቻ ሳይሆን ያው መውደድ የሚባል አለ። እወዳለሁ አሁንም አዲስ አበባ ነው የምኖረው ግን አየር ለውጥ ትንሽ ይከብዳል። ቀዝቃዛ ነው አዲስ አበባ እና አዳማ ትንሽ የመሞ የመሞቅ ባህሪ አላት። እና አዳማን እኔ በልዩ እወዳታለሁ

ምን ያህል ጊዜ ታጸዳለህ? ይላል እኔ ቤቴን ማጸዳው ያው በእለት እለት ልብት ውስጥ ነው ወይም ደግሞ እንደ አጠቃላይ ተብሎ የሚወሰደው አሁን ዛሬ ለተሰበትን በመጠቀም ቤቴን አጽራለሁ ምክንያቱም ከሌሎች ቀኖች የተወሰኑ ሰዓት ነው የሚኖረኝ ለቤቴ ንጽህና ጊዜ ብዙ ምሳሌ የለኝ የሆነ የሆኑትን ማለት በቀን በእለት በእለት የማደርጋቸውን ጥቂት ጥቂት ነገሮችን ከፊት ለፊት ላይ ላሉት ነገሮችን ማነሳሳው ያው የቀን ስራዬ ነው ከዛ ባለፈ ደግሞ ሰልበትን በመጠቀም ነው ምክንያቱም ያው እረፍት የማርፍበት ቀን ያው እሁድ ቅዳሜን ባካተተ ነው እና ይሄን ቀን መጠቀም የቤቴን ህፃናት እጠብቃለሁ።

የጎሮቤቶችህን ድምጽ ትሰማለህ ይላል? እኔ የጎሮቤቶችህን ድምጽ ያው እሰማለሁ የሚባል አይነት ሁኔታ አይደለም። ምክንያቱም ያው ራሱን ችሎ የኔ የጊቢ ራሱን ችሎ አንድ ጊቢ ነው እነርሱም ያው እንደዛው ነው። እና ብዙም የነሱ ድምጽ የመስማት እድል የለውም ወይም ደግሞ የኛን ድምጽ የመስማት እድል የላቸውም። የተወሰነ መልኩ በተወሰነ መልኩ የተወሰነ ድምጽ ይሰማል። እንጂ ከዛ ባለፈ ጫጫታዎችን ወይም ደግሞ ሌሎች ሌሎች ነገሮችን የመስማት የለኝም ማለት ነው

የድምጽ መልእክት ትልካለህ? ይላል አዎ እልካለሁ ምክንያቱም አሁን ላይ ያው ባለውበት ወይም ደግሞ ባለንበት ማህበራዊ ሚዲያ ለሁላችንም ተስማሚ በሆነ መልኩ እየቀረበልን ነውና ብዙም ጊዜ ሳናባክን መልእክት በማስቀመጥ ለምሳሌ ሰው ርቆ ይኖራል ወይም ደግሞ በሌላ ሀገር ላይ ለሚኖር ሰው መልእክት አስቀምጣለሁ ከዛ ባለፈ ደግሞ ያው ለባለቤቴም ለቤተሰቦቼም መልእክትን ማስቀመጥ እችላለሁ እነሱን በሚፈልጉት ወይ ደግሞ በከፈቱ ሰዓት መልእክት መመለስ ስለሚችሉ ማስቀመጥ እወዳላሁ ማለት ነው

በስራ ቦታ ጓደኛ አለህ ይላል። በስራ ቦታ ጓደኛ አለኝ አዎ ግን ያው ጓደኛ ስለሆነ ወይም ደግሞ አብሬ ስለበላው ወይ አብሬ ስለሰራሁ። የውስጤ ሚስጥር ማካፍለው ወይ ደግሞ ማካፍለት አይነት ሰው አይደለችም ወይ አይደለም ማለት ነው። ምክንያቱም ሰው ጓደኛ ብሎ ለይቶ የሚችል የሚያውቀው የማንነቱን ወይም ደግሞ ምንነቱን እንዴት አድርጎ እንደሚደብቅለት ወይ ደግሞ ማንነቱን እንዴት እንደሚያኖርለት። የሰው ልጅ በህይወቱ ሲኖር ወጣ ውረድ ያጋጥመዋል ያን ውጣ ውረድ ደግሞ ጓደኛዬ ነው ብሎ ላማካረው ሰው እንደ ጓደኝነት ታማኝ ሆኖ የሚዘልቅለት። ስላለበት እኔ ለማንኛውም እንደማንኛውም ሰራተኛ በሰራተኝነት ወይም ደግሞ በስራ ቦታችን ጓደኞች አሉኝ። ያው ግን ያው የራሴ የልቤ ወይ ደግሞ የሚስጥረኞቼ ናቸው ብዬ አይደለም ከእነሱ ለእነሱ ማደርገውም የምናገረውም ነገር የለኝም። ስራ ነው ያገናኘን በስራ ጉዳይ ላይ አወ ጓደኝነታችን ይቀጥላል። ከዛ በዘለለ ግን ያው የምስጢር ጓደኝነት የለንም ማለት ነው

"ልብሶች በስርዓት የተቀመጡ ናቸው?" ይላል። አዎ በሚገባ በስርዓት ነው የማስቀምጠው። ምክንያቱም አጥባለሁ፣ ካጠብኩኝ በኋላ እነኚ ልብሶች ሁሉንም በየደርፋቸው ለቤት የምጠቀማቸውን፣ ለስራ የምትጠቀማቸውን፣ እንዲሁም ለመስቀል የምጠቀመውን በየብቻ አደርግና መስቀል ያለብኝን በመስቀያ እሰቅላለሁ በቁም ሳጥኔ ውስጥ መታጠፍ ያለባቸውን ደግሞ በየመልካቸው ወይ ደግሞ በየቦታቸው በማስቀመጥ እጠቀማለሁ ማለት ነው።